ጨው በወጥ ውስጥ ሲጨመር ይሄን ያህል አልወድም በብዛት ከበዛ እንደውም ምግቡን ላልበላው እችላለሁና ጨው ሲበዛ በጣም ያስጠላኛል አልወድም። ያው ከጤናም አንፃር ዶክተሮችም እንደሚሉት ጨው ለጤና አይጠቅምምና ሲበዛ ጨውን አልመክርምም አልወድም። እና በትንሽዬው ነው ምጠቀመው ቢያንስ አንድ ማንኪያ ያህል ጨው በየትኛውም እኔ በምጠቀምበት ምግብ ላይ ከዛ ባልበለጠ ቢገባ እወዳለሁ እመርጣለሁ እና ጨው ሲበዛ ብዙም አይመቸኝም። ጨው ብዙ እንትን ማለት አልወድም እና በተለይ ደግሞ ጨው በጣም ከበዛ ያው የተለያዩ በሽታዎች አሉ እንደ ደም ግፊት እንደ ስኳር የተለያዩ ከእድሜህ ጋር በተያያዘ የሚመጡ በሽታዎች አሉና ለዛ ስለሚያጋልጥ ጨውን በጣም ነው ምጠላው እና ሲበዛ አልወድም። ሰውንም እመክራለሁ ጨውን እንዳይጠቀም በብዛት እንዳይጠቀሙ ለጤና ጠንቅ ስለሆነ በመጠኑ ሲሆን ጨው አሪፍ ነው። ግን ሲያንስም ደግሞ ምግባችን ይሄን ያህል ያለ ጨው አይጣፍጥምና ጨው አስፈላጊ ነው ግን ሲበዛ በጣም አልወድም። እና ያን ያህል ነው።

ልብስ ምን ያህል ጊዜ ታጥባለህ ለሚለው? ልብስ በሳምንት ሁለት ጊዜ አጥባለሁ። ያው ከዛ ካለፈ ያው ለጤና ጥሩ አይሆንም እና ተባይ ያመጣል። ካልታጠበ እና ደግሞ ብዙ ልብሶች ስለሆነ ያሉኝ ይሄን ያህልም ለማጠብ አልገደድም ምክንያቱም የተለያዩ ልብሶችን ስለምለብስ ብዙም አይቆሽሽብኝም። እና ደግሞ የምውልበት ሰፈር ከአቧራ የጸዳ ሰፈር ስለምውል ራሴን ተጠንቅቄ ስለምውል ይሄን ያህል ለማጠብ ብዙም አልቸገርም። አልፎ አልፎ በሳምንት አንዴ አጥባለሁ ልብስ። እና ሰፊ በጣም በዛ ልብስ ስላለኝ እና ይሄን ያህልም የማይሆን የማይሆን ቦታ ላይ ስለማልቀመጥ ቆሻሻ ያለበት ቦታ ላይ ስለማልቀመጥ ልብስ በተደጋጋሚ ይሄን ያህል የበዛ አላጥብም። ነገር ግን በሳምንት አንዴ በሳምንት ከበጣም ከበዛ በሳምንት ሁለት አጥባለሁ። ከዛ ባለፈ በሳምንት አንዴ ነው ላጥብ የምችለው እሱንም በጣም ስራ የጉልበት ስራ ካበዛሁ ምናምን ነው እንጂ በተረፈ ሞልበት ቦታ ቢሮ ላይ ምናምን ስለሆነ አስፋልት ላይ ምናምን ስለሆነ ይሄን ያህልም ቆሻሻ የሚበዛበት ነገር የለም። ወደዛ ሶ ይሄን ያህል ልብስ ለማሳጠብ የሚያደርስ ነገር የለውም። ጽዱ ቦታ ላይ ስለምውል ጽዱ ቦታ ላይ ስውል ደግሞ ቆሻሻ ብዙም አይደርስብህም። እና ከቆሻሻ ስጸዳ ደግሞ ይሄን ያህል ልብስም ምንም ነገር ለማጠብም ሆነ ራስህን ንጽህናህን ለመጠበቅ አትገደድምና። ልብስበሳምንት አንዴ አጥባለሁ። ከዛ በጣም ከበዛ ሁለት ሁለቴ አጥባለሁ። በሳምንት ይሄን ነው።

ወደ ስራ ምን ልብስ ትለብሳለህ ለሚለው ጥያቄ? ወደ ስራ ልብስ ለብሼ የምሄደው በሱፍ ተጣርንቆ መሄድ አይመቸኝም። ሱፍ ልብስ ለብሶ የጨርቅ ልብስ ለብሶ ወደ ስራ መሄድ ብዙም ፍላጎቴም አይደለም። አስተዳደገም እንደዚህ አይነት አይደለም ኖርማል የሆነ ልብስ የ እንደዚህ የጅንስ ልብሶች እኮ ሸሚዝ በሸሚዝ ልብስ በሸራ ጫማ እነዚህ እነዚህ ነገሮች ይማርኩኛል። ግን ይሄ የጨርቅ ልብስ የሱፍ ልብስ ብዙም አይሰበኝም ደስ የለኝም። እነዚህ ኮተ ሸሚዞች ቲሸርቶች በሸሚዝ እና በጂንስ ሱሪ እነሱን ለብሼ ስሄድ ነው በጣም ደስ የሚለኝም እርካታ የሚሰማኝም ነጻነት የሚሰማኝም። ይሄንን ልብስ ስለብስ ነው ሌላውን ግን ስለብስ ብዙም ደስታም አይሰማኝም ነጻነትም አይሰማኝም። እና በተለይ ደግሞ ሌሎች ሰዎች ራሱ ያንን አይነት ልብስ ሱፍ ልብስ ለብሰው ሳይ ከእነሱ አልፎ እኔን ይጨንቀኛልና። ምን ያህል ራስ ግን በምን ያህል መንገድ መምራት እንዳለብህ በምትለብሰው ልብስ ኢቭን በምትበላው ነገር በሁሉም ነገር ማየት አለብህና። ልብስ ላይ በጣም እጠነቀቃለሁና ነጻነቴን የምሰጠኝ አይነት ልብስ ነው መልበስ የምወደው እሱን ደግሞ የሚሰጠኝ ልብስ ሰፋ ያለ ጄንስ ሱሪ እና በእነዚህ ኮተ ሸሚዞች ቲሸርቶች በጣም ነው ደስ የሚሉኝ። በተለይ በቦዲ አጫጭር እጅ ጎርድ የሆኑ ሸባቸው የሚያምር ስስ የሆኑ ቲሸርቶች ይማርኩኛል እና ጂንስ ከዛን ጫማው ደግሞ ሻራ ጫማ እንደዚሁም ክፍት ጫማ በጣም ደስ የሚለኝ ይሄን ድብስ ስለብስ ነጻነቴን ያገኘው ይመስለኛል። ግን በጣም ሱፍ ልብስ በጣም ነው የምጠለው ይሄን ለማለት እወዳለሁ።

የምትወደው ፍራፍሬ ምንድነው የሚለው ጥያቄ? እንግዲህ ከማውቃቸው እና ተመግቤያቸው ከማውቃቸው ፍራፍሬዎች መካከል ማንጎ አቡካዶ እንዲሁም ፓፓዬ እነዚህ ሶስቱ እንዲሁም ሙዝ በጣም ነው የምወዳቸው። ለመጀመሪያ ጊዜ ሙዝ እና አቡካዶ እና ማንጎን ስቃምሳቸው በጣም ነበረ ያልወደድኳቸው ለመጀመሪያ ጊዜ ሲቀመሱ በጣም በብዙ ሰው ነበር የሰማሁት። ብዙም ጣፋጭ እንዳልሆነ ግን ስንደጋግመው በጣም የምንወደው የፍራፍሬ አይነት ናቸው። ሁለቱም እና በህይወቴ በጣም ከምወዳቸው ፍራፍሬዎች ውስጥ እነዚህ ሙዝ ፓፓዬ አቮካዶ ማንጎ በጣም በጣም ነው የምወዳቸው በተለይ ሙዝ በየቀኑ ብበላው በጣም የምወደው ነገር ነው። እነዚህ ፓፓይ ኤንተር ደግሞ አቡካዶ የሚባለውን ደግሞ ከፉል ጋር እንዲሁም ብቻውን ተሰርቶ ብመገብ በጣም ነው የምወደው። ከአቡካዶ ከእንቁላልም እጥፍ የሆነ ጥቅም እንዳለው ስለሚገለጽ በህክምና አቮካዶ በጣም ነው የምወደውፓፓዬ። ሲበስል በጣም ከበሰለ የተለየ ጥቅም አለው እና ጣፋጭነቱ በጣም ያረካል በጣም ነው የምወደው እሱ ከመጀመሪያውም ሲቀመስ በጣም የሚጣፍጥ የፍራፍሬ አይነት ነው። ሙዝ የተለየ ጥቅም አለው ለቴስቴስትሮም መጠን መጨመር እንዲሁም ስፖርት የምንሰራ ከሆነ በጣም ትልቅ ጥቅም አለው። እና ሙዝ በጣም የሚወደድ አይነት ነው። እነዚህ ከእነዚህ አራቱ በጣም ነው የምወዳቸው በተለይ አልፎ አልፎም ቢሆን እኔ ባለሁበት አካባቢ ባናገኙም ወደ ከተማ ስሄድ ከማገኛቸው አትክልቶች ደግሞ የምወዳቸው አሉ። ይኸው የተለያዩ ናቸው እንደ አፕል ስትሮፐሪ የመሳሰሉት አሉ። ያው በእኛ አካባቢ እነሱ አልተለመዱም እና ብዙም አይ ልማት ላይም የሉም። ከሌላ ሀገር ነው የሚመጡት ነገር ግን በጣም ጣፋጭ በመሆናቸው የምንወዳቸው ናቸው። እወዳቸዋለሁ ግን በብዛት ስለማላገኛቸው ይሄን ያህልም አላጣጥማቸውም። ነገር ግን እነዚህ ሙዝ አቮካዶ ፓፓዬ ማንጎ በአካባቢያችንም ስላሉ በጣም ነው የምወዳቸው። እነሱንም አዞትሬ ሁሌ በመመገቤ ጤናዬ ላይ አሪፍ ለውጥ አግቻለሁ። እና ደግሞ ከከተማ ወጣ ስል በጣም ከምጓጓቸው ምግቦች ብቻ ሳይሆን ሁሌም በእኛ በኢትዮጵያ በጣም በብዙ ቦታ እኛ አካባቢ ላይ ባይኖርም በብዙ ቦታ ያለ አንድ ፍራፍሬ አለ እሱም ሀባብ ነው። ሀባብን በጣም በጣም ከሚባለው በላይ እወደዋለሁ። ያው አካባቢያችን ባይኖርም ወደ ከተማ ስሄድ የመጀመሪያው ምርጫዬ ሀባብ ነው። ሲቀጥል እነዚህ መጀመሪያ ላይ የጠቀስኳቸው እንደ አቡካዶ ሙዝ ማንጎ ፓፓዬ በጣም አዘውትሬ እመገባቸዋለሁ። እንዲሁም አቮካዶ እና እንትርን ፓፓዬን አንድ ላይ ተደርጎ በጁሰ መልክ ተጨምቆ ሁለቱን ስመገብ ነው የምኖረው። እንዲሁም ሙዝን ደግሞ ከማርጋ አድርጌ ስመገብ ነው የምውለው። ፓፓዬ ለብቻውም የሚመከር ነው። ነገር ግን እንደዚህ አንድ ላይ ሆኖ ከአቡካዶ ጋር በጣም የምወደው ነው። ማንጎ ያው የማንጎ እንኳን ያው ለብቻው ነው። ብቻውን ነው ምን መገበው? ማንጎ በጣም ከምወዳቸው ነው ከነዚህ ከሁሉም ግን ከጠቀስኩት ውስጥ በጣም በጣም የምወደው ሙዝ ነው።

አዎንታዊ አስተያየት ተቀብሎ ታውቃለህ ተቀብለህ ታውቃለህ ወይ ለሚለው ጥያቄ? በትክክል ያው ቅድም መጀመሪያ ላይ እንደመለስኩት ያለሁበት ሰፈር። ጥሩ አመለካከት ያለበት ሰፈር እና ጥሩ ጥሩ ሰዎች ያሉበት ሰፈር እንደመሆኑ በእነሱ በማደጌ በእነሱ እየተገሰጽኩ በእነሱ እየተመከርኩ በማደጌ እንደነዚህ አዎንታዊ ለሆኑ አመለካከቶች። እንድሰጥና እንደዚህ አይነት አመለካከት እንዲያድርብኝ የዚህ አይነት ሰው እንደሆን አድርጎኛልና። እና ያው ያለሁበትም አካባቢ ሰው ያለበትን ያደገበትን እንዲሁም የጓደኞቹን ይመስላል ይባላልና። ከዛም አንፃር ይመስለኛል። ይህን አይነት አስተያየት የምቀበለው እና ከዚህ ውጪ በተቃራሚ ሆኜም አላውቅም። እነዚህ እነዚህ አይነቶች አስተያየቶች በደንብ ነው የምቀበለው። የሰውን አመለካከት የሰውን ባህሪ በጥሩ ነገር ለመመለስ ጥረት ነው የማደርገው የምሞክረው። ቤተሰቤም ወንድሞቼም እንዲሁም ጎሮቤቶቼ የሚያውቁኝም ጓደኞቼም ታላላቆቼም ያሳደጉኝ ሲመክሩኝ የኖሩት ያሳደጉኝም በዚህ አይነት መልኩን ስለሆነ አዎንታዊ አስተያየት በደንብ ነው የምቀበለው። ያው በዚህም ነው የምታወቀው። እንደውም ካለሁበት ሰፈር አንፃር ወደ ሌላ ሰፈር እንኳን ስሄድ። ይሄን አመለካከቴም በብዙ ዘንድ ተቀባይነት አለው። እና አዎንታዊ አስተያየት ለሰው ልጅ በጣም ጥሩ ነው ለማህበረሰብ እንዲሁም ለአንድ ሀገር አንተ አስተያየት መቀበልም አንተ አስተያየት መስጠትም ትልቅ ትርጉም አለው ትልቅ ጥቅምም አለው። የአንድ ሰው የስነ ልቦና ደረጃ የሚለካበትና የህይወት ኑሮ የሚቀኝበት አወንታዊ አስተያየቱ አዎንታዊ አመለካከቱ ነው። እና ይህን ነገር ያው የቤተሰብ እንዲሁም የሰፈር ያሳደጉኝ ሰዎች ያደረጉት አስተዋጽኦ ነው ለማለት እወዳለሁ። ምክንያቱም ከብዙ ያው ከማላውቃቸውም ቢሆን የሆነ የሆነ ቦታ ስሄድ ከአንዳንድ ሰዎች አመለካከት ወጣ ያለ አመለካከት አንፃር የበፊት የአስተዳደጋቸውን ነገር ስጠይቅ ስመለከት ያሳድጓቸውም አመለካከታቸው እንደዛ በመሆኑ አዎንታዊ አስተያየት የላቸውም። ያ ማለት ምን ያህል እንደጎዳቸው እንዲሁም ከማህበረሰባቸው ጋር እንዳይግባቡ እንዳደረጋቸው ተመልክቻለሁ። ይህ ነገር ግን እኔ ጋር የለም። ይህን የሆነበት ምክንያት ደግሞ የቤተሰብና የጎረቤቶቼ አካባቢ ላይ ያሉት የማህበረሰባችን ሰዎች ያደረጉት ነገር ነው። በእኔ ላይ እንጂ እኔም በአስተዳደጌ እንደዛ በሰዎች አይነት ቢሆን ኖሮ አንተ አዊ አስተያየት ስላልቀበል ይችል ነበረ። ነገር ግን አሁን ታስተያየት እንደዚህ እንድትቀበል ያደረገኝ የነሱ አስተዋጽኦ ነውና አዎንታዊ አስተያየት በደንብ ነው የምቀበለው ሁሌም ነው የምቀበለው። የምመልሰው በአዋንታዊ አስተያየት ነው እና አዋንታዊ አስተያየት ለሰው ልጅ ጥሩ ነው ብዬ አስባለሁ። ልጆቻቸው ልጆቻቸውን ሰዎች ልጆቻቸውን ብቻ ሳይሆን ወንድሞቻቸውን ጓደኞቻቸውን የሰውም ልጅ ቢሆን የትኛውንም አይነት እንስሳ እንኳን ቢሆን በአዎንታዊ አመለካከት በአዎንታዊ አስተያየት ቢገሰጽ ቢመከር አስተያየት ቢሰጥበት ብዬ ይሄን ነገር መናገር እፈልጋለሁ። አወንታዊ አስተያየት ይጠቅማል ከብዙ ከብዙ ነገሮች ይዳርጋል ይጠብቃል እና አዎንታዊ አስተያየትን እንደ ባህላችን እንደ ልማዳችን አድርገን ብንይዘው ብዬ አስባለሁ። ማለት እፈልጋለሁ።